ማታ ከስራ በኋላ መስራት ያለብኝን ነገሮች እሰራለሁ ለምሳሌ ኦንላይን ላይ መስራት ካለብኝ እሱን እሰራለሁ። ሌላ እቃ ምናምን አጣጥባለሁ ምግብ አበስላለሁ። ማረፍ ካለብኝ አርፋለሁ መዝሙር ማዳመጥ አዳምጣለሁ። እንደዚህ አይነት ስራዎችን ቀስ ቀስ እያልኩኝ እሰራለሁ

ምመገበው በምን ትመገባለህ? ለሚለው እኔ ምመገበው በሳህን እመገባለሁ። ምግብ ያው ስንመገብ በሳል ላይ። እመገባለሁ ብቻዬን የምመገብ ከሆነ በሰርቪስ አድርጌ አነስ ባለች በሱ እገባለሁ። ከቤተሰብ ጋ ከሰዎች ጋ ምናምን ከሆነ ሰፋ ባለ ሳህን አድርጌ እመገባለሁኝ። እና በንጹህ ነገር መመገብ እፈልጋለሁ

አዎ ከስራ ባልደረቦች ጋር ጥሩ ግንኙነት ነው ያለኝ ስራዬን በሰላም ወጥቼ በሰላም ሰርቼ መግባት እወዳለሁ። እና አዎ ጥሩ ግንኙነት አለኝ። እና በችግራቸውም ጊዜ ለመድረስ እሞክራለሁ። እነሱም ለኔ ችግር ጊዜ እንደዛ ይደርሱልኛል። እና ከስራ ባልደረቦቸ ጋር በጣም ጥሩ በሚባል ሁኔታ ነው ግንኙነቴ። ደስ የሚል ቤተሰባዊ ግንኙነት አለኝ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው እኔ መናፈሻ ብዙ ጊዜ አልሄድም። ለምን አንድ ጊዜም የለኝም ሌላው ደግሞ ብዙ ልምዱም የለኝም። እና ወደ መናፈሻ ከሚሄድ ይልቅ ወደ ቤተክርስቲያን አካባቢ ሄጄ ራሴን ዘና ማድረግ እና ከአምላኬ ጋር አውርቼ ራሴን ማዝናናት እፈልጋለሁ እንጂ ራሴን ማዳመጥ እፈልጋለሁ እንጂ ወደ መናፈሻ አልሄድም ማለት ይቻላል።

የድምጽ መልእክት አዎ በጣም እልካለሁኝ ብዙ ጊዜ እንደውም የድምጽ መልእክት ነው የምልከው። እና አዎ የድምጽ መልእክት እልካለሁኝ። ከምፅፍ ይልክ በተለይ። በማይመቸኝ አጋጣሚ ላይ ቶሎ ቶሎ ከምጽፍ ድምጽ መልእክት መላክ ይቀለኛል። አዎ እልካለሁኝ።

አዎ ገንዘብ ቆጥባለሁኝ። ለምን ገንዘብ አስፈላጊ ነው። ገንዘብ ግዴታ ነው መቆጠብ እና ቆጥባለሁኝ አዎ ቆጥባለሁኝ። መጠቀም ያለብኝን እጠቀማለሁ ከዛ ደሞ መቆጠብ ያለብኝን እቆጥባለሁ። ለምን የተሻለ ወደፊት የተሻለ ኑሮ ለመኖር። ቆጥቤ ራሴን መለወጥ እፈልጋለሁኝ። እና በአግባቡ እቆጥባለሁ አዎ።

ቡና መፍጨት አውቃለሁ አዎ በደንብ ስራዬ ነው። ቤት ውስጥ ራሴ ነኝ የምፈጨው በደንብ አውቃለሁኝ አዎ እና ደስም ይለኛል። እና ፈጫለሁኝ አዎ በሚገባ ነው የምፈጫው እፈጫለሁ አዎ ቡና እና ቡና መፍጨት አውቃለሁኝ።

ደብዳቤ መጻፍ አሁን ላይ ደብዳቤ መጻፍ የለም። በፊት ላይ ግን ልጅ ሆነን ትምህርት ቤት ውስጥ እንጽፍ ነበረ አስተማሪዎቻችንም ጻፉ ይሉናል እንጽፍ ነበረ ደስ ይለኝ ነበረ። አሁን ላይ ግን የምንፈልገውን ነገር ሁሉ በስልክ እናወራለን። ሌላው የስራ ደብዳቤ እጽፋለሁ። መውደድ ሳይሆን መጻፍ ካለብኝም ሰው አላስጽፍም ራሴ ነኝ የምጽፈው። እና እጽፋለሁኝ አዎ

ወይ እኔ በጣም መሆን የምፈልገው በቤት ውስጥ ነው። ውጭ መሆን ብዙም አልፈልግም በቤት ውስጥ ግን መሆን በጣም እፈልጋለሁ ውጭ ላይ ብዙም መቀመጥ አልወድም። ሲነካኝም ትንሽ ያመኛል። ሽታዎች ካሉ ደግሞ ጉንፋን ይይዘኛል እና በዚህ በዚህ የተነሳ ቤት ውስጥ ነው የምወደው። እና ቤት ውስጥ በጣም እወዳለሁ

አዲስ ቴክኖሎጂ መማር እወዳለሁ። አዎ ጊዜው ባገኝ እድሉን ባገኝ መማር እፈልጋለሁ። ለምን ከጊዜው ጋር መራመድ ስለምፈልግ የተሻለም ገቢ ማግኘት ስለምፈልግ። ሁሌ አዲስ ከሆኑ ነገሮች ጋር መላመድ እፈልጋለሁ። አዲስ ቴክኖሎጂም መማር በጣም ነው የምፈልገው እወዳለሁ። በጣም

መዋኘት እንኳን አልችልም። ለምን ብዙ እድሉንም አግኝቼ ሞክሬም አላውቅም። መዋኘት አልችልም። ግን የሆነ ሰዓት ላይ ግን መልመድ የምፈልገው ነገር ነው። ኢኮኖሚክ ያያል እና ጊዜ ካገኘው። የምፈልገው ነገር አንዱ ነው። እና ሰው ሲዋኝም ደስ ይለኛል በጣም እኔ ባልዋኝም ሰው ሲዋኝ እወዳለሁ። ግን መዋኘት አልችልም።

እስካሁን ድረስ ምንም አይነት አሁን በምኖርበት ቤት ውስጥ የቤት እንስሳ የለኝም። እኔ ሳድግ ግን በልጅነቴ እናትና አባቴ ቤት የቤት እንስሳዎች አሉ። ከብቶች አሉ ላሞች አሉ ውሻ አለ ድመት አለ። አህያ አለ ፈረስ አለ። እና እነሱን እያየሁ ነው ያደኩት። አሁን ግን ምንኖርበት አካባቢ ምቹም ስላልሆነ የቤት እንሰሳ የለኝም።

ቤትክን እንዴት ታስውባለህ? ለሚለው ቤቴን በሚገባ ነው የማስውባው እንዲፀደም ስለምፈልግ አስውባለሁኝ። አዎ እና ደስም ስገባም መደሰት እፈልጋለሁ። ቤቴን እያየሁ እና ቤቴን ማስዋብ እወዳለሁ። አስውባለሁ በምችለው መጠን።